እኔ ዜና በመስመር ላይ አላነብም ማለት ዜና ማንበብ ለኔ ጋዜጠኛ ተግባር ነው። ግን ዜና እንደዚህ የተጠናቀሩ ዜናዎችን የተለዩ ፔጆች ላይ ምናምን አነባለሁኝ። እንጂ መስመር ላይ ዜና አንብቤ አላውቅም። ያው ስራዬ ስላልሆነ ማለት ነው።

የጥዋትሰው ወይም ማታ ሰው እኔ የጥዋት ሰው ነኝ። ጠዋትም ማታም ሰው ነኝ ጥያቄው እንዴት እንደ ሆነ አልገባኝም። ጠዋት ወይስ ማታ ሰው ነህ እንዴ? ሁሌም ሁሌም ሰው ነኝ ፈጣሪ ሰው አርጎ አንደል እንዴ የፈጠረኝ ስለዚህ ሁሌም ሰው ነኝ።

እኔ ቤቴ ጥብብብ ያለች ናት ይሄን ያህል እንደፈለኩኝ ለመክፈት እንደፈለኩኝ ክፍት ቼ ለማናፈስ ምናምን አይመቸኝም። እቃ ያስቀመጥኩበት ቦታ መስኮት የሚያስከፍትም አይደለም ቤቴ ማለት ነው። ስለዚህ መስኮት ክፍት ትቼ አላውቅም። ምናልባት ሰፊ የሆነ የራሴ ቤት ሲኖረኝ በደንብ እከፍታለሁ።

በስራ ላይ ያለኝ ተግዳሮት ምንድ ነው፣ የክፍያ ማነስ በቃ የሚሰራው ስራና የሚከፈለው ክፍያ በፍጹም አይመጣጥንም። ኑሮውንም ሰው ሰርቫይቭ እንዲያደርግ የሚያደርግ አይደለም በጣም አስቸጋሪ ነው በቃ። ኖሮውን መኖር አልተቻለም በደሞዝ እና በጣም ተግዳሮት ከፍተኛ ተግዳሮት የክፍያ የደሞዝ ጉዳይ ነው።

ግጭቶችን አንዳንዴ በሰዎች መሃል የሆነ ችግር ሲፈጠር የሆነ ጥል ሲፈጠር አንዳንዴ ዋሽቶ ማስታረቅ አለ እውነት እንዳልሆነ እያወቅን በራሱ እያወቅን እውነታውን እያወቅን። ግን ደግሞ እነሱ ሰዎች እንዲታረቁ ስንል ብቻ ዋሽተ ዋሽተን ማስታረቅ አለ። እና ሁሌም ባይሆንም አንዳንዴ ግጭቶችን ለመፍታት እሞክራለሁ።